ወደ ሱቅ ከመሄድህ በፊት መተግበር ማስታወሻ ትጽፋለህ ወይ? የሚል ነገር አለ ያው ወደ ሱቅ ከመሄዴ በፊት አንዳንድ ማስታዎሻዎችን ልጽፍ እችላለሁ ምንድነው የምጽፈው ሱቅ ሄደን ብዙ ጊዜ ምን ወዛገብበት ሁኔታ ይኖራል እና ይሄን መወዛገብ ለመቀነስ ስል ያው የምጽፍበት ሁኔታ አንዳንዴ ይኖራል ነገር ግን ምንድነው የምትጻፋቸው ነገሮች በጣም በጣም የምገዛው እቃ ከበዛልኝ ብዙ ጊዜ የምገዛው እቃ ይበዛልና አንዳንዴ የምንገዛቸው ወጪ ይበዛሉ እና አንዱን ገዝተን አንዱን ላለመርሳት አንዱን ገዝተን አንዱን ላለመርሳት እንዲሁም ደግሞ አላስፈላጊ ወጪዎችን ለመቀነስ አንዳንዴ ምንድነው ሳናውቅ የበስተትም ይሁን በማወቅ ይሁን ባለማወቅ የምንሰራቸው ስህተቶች ይኖራሉ ስህተቶች ደግሞ እዛ ሄደን ለምሳሌ አንድ ነገር በሃምሳ ብር መግዛት እገዛለሁ ብሎ የሄደን ህንፃ በመቶ ብር ልንገዛ እንችላለን፤ ወይ ደግሞ እዛ የምንገዛው ነገር ከብዛት አንፃር ምን ይፈጠራል ስህተት ይፈጠራል ስህተት በሚፈጠር ሰዓት ለምሳሌ መግዛት ያለብን አምስት አይነት እቃ ሆኖ እኛ የገዛነው አራት አይነት ወይ ሶስት አይነት ከሆነ የምንፈልገውን እቃ አልገዛነው ማለት ነው፤ ስለዚህ ዝርዝር ጽፌ ብሄድ የተሻለ ነው ለምሳሌ ገበያ ጊዜ የምሄድ ጊዜ እኔ አላስፈላጊ ወጪ ለመከላከል እንዲሁ ደግሞ እዛ ሄጀ ይሄን ልግዛ ይሄን ልተው እንደዚህ ላድርግ እንደዚህ ላድርግ ከምል በቀጥታ ይሄ ይሄን እገዛለሁ ብዬ እሄዳለሁ ገንዘብ የሚያስፈልገኝን በቀላሉ እገዛለሁ ከዛ በኋላም ወደ ቤት እመለሳለሁ ማለት ነው ወደ ፈለገው ነገር ሸምቸ ይሄ ነገር ከምን ዝርዝር መጻፌ ከምን ከምን ይጠብቀኛል የሚለውን ነገር ሳነሳ ምንድነው ለብዙ ነገር ይጠቅመኛል፤ እያንዳንዱን ነገር ኦርደር አድርጌ ስጠቀም መስራት ያለብኝን ነገር በኦርደር አድርጌ ስሰራ ማከናወን ያለብኝን ነገሮች አሪፍ አድርጌ ሳከናውን ማህከናውን ያሉብኝ ነገሮች ምንድነው ለምሳሌ ሱቅ ወይም ደግሞ ገበያ ላይ በሚሄድ ሰዓት በዝርዝር አወጣለሁ ይሄን ለምሳሌ ገበያ ላይ ለምሳሌ ሽንኩርት ይህን ያህል እገዛለሁ ቃሪያ ይህን ያህል እገዛለሁ፤ ስኳር ይህን ያህል እገዛለሁ ጨው ይህን ያህል እገዛለሁ ብዬ አቅጣጫ አስቀምጬ እኔ እንደዚህ ብዬ ዝርዝር አስቀምጬ የምሄድበት ሰዓት አልሳሳትም በቃ የሚቀር ነገር አይኖርም መጀመሪያ ቤት አስቤበት ዝርዝሩን ጽፌ አዘጋጅቼ የዚህን የዚህን ያህል እገዛለሁ ብዬ ስለምሄድ በምንም አይነት ሁኔታ ስህተት አልፈጥርም ይሄን ስህተትን ትልቁ ነገር ስህተትን ይቀርፍልኛል ማለት ነው እና ደግሞ አላስፈላጊ ያልተፈለጉ ወጪዎችን አላወጣም ለምሳሌ ይሄ ነገር ስላማረኝ ልግዘው አልልም፣ ምክንያቱም እቤት በዚህ በዚህ መሰረት ነው የዚህን ያህል ውጪ የማወጣው ሶስት መቶ ብር ከሆነ አራት መቶ አምስት መቶ ብር ከሆነ ይሄን አንድ ሺህ ብር ከሆነ የማወጣው ይሄን ያህል ወጪ ነው የማወጣው ዛሬ ይሄን በዚህ በዚህ አደርጋለሁ ብዬ ከሄድኩኝ በቃ ያንን ማድረግ ያለብኝን ነገር አድርጌ ነው የምመለሰው ማለት ነው እንጂ ማድረግ የሌለብኝን ነገር አላደርግም ስለዚህ ሁለተኛ ወጪ ይቆጠብልናል ማለት ነው እንደ ሶስተኛ ደረጃ ምንድነው ከወጪ አልፎ ደግሞ የምጽፈው ዝርዝር እንዳለ እንደ መመሪያው ነኝ ይሄን ገዝቻለሁ ወይ አልገዛሁም ያልገዛሁ ከሆነ እገዛለሁ ማለት ነው ሰው ግድ ስለሚያስፈልገኝ ቤት አስቤበት የዋጋ ዝርዝር ስላወጣሁ አይደለም የእቃውን አይነት ስለጻፍኩት ያንን ዝርዝር በሚገባ ጽፋለሁ፤ የጻፍኩትን ወደ ተግባር መቀየር ነው ማለት ነው ወደ ተግባር ቀይሬ ጽፌ ይዤ መሄድ ነው፤ ቤት ውስጥ ደግሞ ሳይሆን እዛ ከሆነ ጽፌው የመጣሁት ደግሞ እዛ እዛ ከሆነ ደግሞ የምጨምረው አስቤበት መጨመር እችላለሁ እና ምናልባት ከዛ ውስጥ የመረሳት ቻንሱ ሳይሆን የሚኖረው ዝርዝር አውጥቼ የሚረሳት የሚረሳት ሁኔታ ሳይሆን የሚኖረው እንደውም ሌላ የሚያስፈልገኝ ነገር እዛ ጋር ሳይ ልገዛ እችላለሁ ተጨማሪ እንጂ እንደውም ከዛ ካለኝ ዝርዝር ውስጥ የመቀነስ ሁኔታዬ በጣም ትንሽ ነው ማለት ነው እና የሚያስፈልገኝ ከሆነ የመግዛት ሁኔታየ በጣም ይጨምራል እንደ አጠቃላይ ይህን ይመስላል እና በብዙ መልኩ ወደ ሱቅ በምንሄድ ሰዓት ብዙ ዝርዝሮችን እንጽፋለን እነኚህን የጻፍናቸውን ዝርዝሮች ደግሞ ዝርዝሮች ደግሞ ብዙ ነገር ለማድረግ ይጠቅሙናል የሚለውን ነገር ማንሳት እፈልጋለሁ በአጠቃላይ ግን ብዙ ዝርዝሮችን እጽፋለሁ ብዙ ተግባራቶችንም አከናውናለሁ እንደ አፕ በምሰራ ሰዓትም ደግሞ ሱቅ በሚሄድ ሰዓትም ደግሞ እንደ ዝርዝሮች ደግሞ እንደ መመሪያ እንደ ያገለግሉኛል እንደኚህ የሚጠቅሙኝ ነገር ያው በአግባቡ እየተጠቀምኩኝ ማከናወን ያለብኝን የቀን ተቀን ሊሆን ይችላል የመግዛት ያለብኝ ያስቤዛ ሊሆን ይችላል የሌላም ቃል ሊሆን ይችላል ያንን መጠቀም የምፈልገውን ነገር እገዛለሁ ማለት ነው እና የገዛሁትን ነገር ደግሞ በቀላሉ አላስፈላጊ ወጪ ሳላወጣ በምፈልገው ጊዜ እዛ ጋር ቆሜ ማሰብ ሳይጠበቅብኝ ይሄን ልግዛ ይሄን ልተው እያልሁ ማሰብ ሳይጠበቅብኝ አንዴ አስቤ ጽፌ ስለምሄድ እዛ ጋር በቀላሉ ገዝቼ መሄድ እችላለሁ ማለት ነው አንድ አጠቃላይ ይሄን ይመስላል ከሱቅ

ቀጣይ ርህሴ ደግሞ በቀን ምን ያህል ውሃ ትጠጣ ለህ የሚል ነገር አለ? ያው እንደ የሁኔታው ይለያያል። ምንድነው? በቀን ውስጥ የምንጠጣው ውሃ እንደየሰው ሁኔታ ይለያያል። ያው ለሰው ለአንድ ሰው የተፈቀደ የቀን ይሄን ያህል ውሃ ቢጠጣ የተሻለ ነው የሚል የወጣ ነገር አለ። እና ደግሞ እኛ የምንወስደው የውሃ መጠን ይኖራል የምጠጣው ማለት ነው። እና ምንድነው? ውሃ ለሰውነታችን በጣም አስፈላጊ ነገር ነው። ለእያንዳንዱ ላብ አማካኝነት በሽንት አማካኝነት በተለያየ ሰውነታችን የሚወጡ ፈሳሾች ይኖራሉ ነው። የፈሳሾች ከሰዉነታችን ውስጥ ያሉ የጨው ሊሆን ይችላል ወይም ደግሞ አላስፈላጊ የሆኑ ንጥረ ነገሮችን ይዘው ይወጣሉ ማለት ነው። በላብ ሊሆን ይችላል ቅድም እንዳነሳውት በሽንት ብቻ ስለዚህ እነኚህ የሚወጡ ነገሮች። ወይ ደግሞ እኔ መርዛማ የምንላቸው ለሰውነታችን የማያስፈልጉ ነገሮች በዚህ መልኩ ሲወገዱ እኛ ደግሞ መጠጣት አለብን ግድ ላብ እንዲወጣ ሽንት እንዲሸና ውሃ መጠጣት አለብን። የሆነ የሚገባ ነገር ሊኖር ይገባል ስለዚህ የሚገባ ነገር ሲኖር ነው። እንትን የሚለው ማለት ነው ወጪ የሚኖረው ስለዚህ። ምንድነው? ውሃ በሚገባ እጠጣለሁ እስከ አንድ ሊትር የመጠጣት ሁኔታ ላይ ነገር ግን እስከ ስምንት ብርጭቆ የሚባልበት ሁኔታ አለ። ምናልባት እስከ አራት አምስት ብርጭቆ የሆነ የምጠጣበት ሁኔታ አለ ያው ምናልባት እንደ ሰው ፍላጎት ቢለያይም ማለት ነው። እና ብዙ ጊዜ ውሃ ብዙ እጠጣለሁኝ ማለት አልችልም ግን ያው እስከ አምስት ብርጭቆ በምግብ ጊዜ ከምግብ በኋላም ምጠጣበት ሁኔታ ይኖራል። በቃ ነገሮች የተመቻቹ ሰዓት ቶሎ ምግብ ውሃም ምጠጣበት ሁኔታ ይኖራል ውሃ ለሰውነታችን በጣም አስፈላጊ ነገር ነው። ሰውነታችን ምንድነው ምንለው? ከሰውነታችን ውስጥ ያለው ፈሳሽ ተሟጦ እንዳያልቅ ሰውታችን ስራዎችን በአግባቡ እንዲሰራ የተለያዩ ንጥረ ነገሮች ከሰውነታችን ከአንዱ የሰውነት ክፍል ወደ ሌላ ሰውነት ክፍል በደማችን ሊሆን ይችላል በተለያየ በደም ስራችን ሊሆን ይችላል እንዲዘዋወር በማድረግ ትልቁ ሚና የሚጫወተው ምንድነው ውሃ ነው። እና ያለውሃ የሰው ልጅ ብዙ ቀን መኖር አይችልም። አራት ቀን አምስት ቀን ከዛ በላይ ይቸገራል። እና ከዛ አንፃር ውሃ በጣም ለሰው ልጅ አስፈላጊ ነገር ነው። ለመኖር ቆሞ ለመሄድ ካስፈላጊ ከምንላቸው ንጥረ ነገሮች ውስጥ እንደውም ወይም ደግሞ አስፈላጊ የምንላቸው ለሰው ልጅ አስፈላጊ ብለን ከምናነሳቸው ከምግብ ከውሃ ከአየር ከምን ከምን ከምን የምላችሁ ነገሮች እንዳለ ከእነሱ አንዱ ነው። ውሃ ማለት ነው። እና ውሃን በአግባቡ እንጠጣ ጤናችንን እንጠብቃለን የኩላሊታችን ጤና ይጠበቃል። የጨጕራችን ሌላም የጉበታችን ጤና መጠበቅ እንችላለን ብዬ አስባለሁ። እንደ አንድ የጤና ባለሙያ ማለት ነው። ውሃ በጠጣን ቁጥር ኩላሊታችን ጤናማ ትሆናለች በቀላሉ ታጣራለች በቂ የሆነ ውሃ ካለ ሰውንታችን ውስጥ የአሲድ ክምችት አይኖርም። በቂ የሆነ ምንድነው ምንለሁ? ይሄ የአሲድ እና የቤዝ መጠን ይኖራል እና በብዙ መልኩ ውሃ መጠጣት ለሰውነታችን በጣም ጠቃሚ ነገሮች ይኖሩታል። እንኳን ሌላ ይቅርና እያንዳንዱን ስራ ሰርተን ስንሰራ ያልበናል ያም የሚወጣው ላብ እንኳን የሚተካው በቀላሉ በውሃ ነው። ስለዚህ ውሃን በአግባቡ መውሰድ ጤናችን መጠበቅ እንችላለን በቂ የሆነ ውሃ መውሰድ ደግሞ የተለያዩ ሰውነታችን ውስጥ ያሉ ስራቸውን በአግባቡ ሊሰሩ ማድረግ እንችላለን። እና ውሃ በጣም ብንጠጣ የሚለውን ነገር ማንሳት እፈልጋለሁ። መጠጣታችን ደግሞ ጤናችንን ለተሻለ ነገር ያደርሰዋል የሚል እምነት አለኝ። እኛም እንዳንጎዳ ጤናችንን ብንጠብቅ ከፍተኛ ሚና እንጫወታለን ማለት ነው። በመጣታችን እና ውሃን ባግባቡ እንጠጣ ውሃ ለመጠጣት ደግሞ ንጹህ ውሃ ብንጠቀም ምክንያቱም አንዳንዴ ውሃን መጠጣት አለብን ብለን የተበከለ ውሃ ምንጠጣ ከሆነ። ወይ ደግሞ የተለያዩ የከተረ ዝም ብሎ በ የኩሬ ውስጥ የከተረ ውሃ በተለያዩ ጀርሞች የተራቡበት የተለያዩ በሽታ አምጨ ተዋሲያን የተራቡበት ውሃ የምንጠቀም ከሆነ ደግሞ ውሃ እንጠጣለን ብለን የማይሆን ነገር ውስጥ ልንገባ እንችላለን የማይሆን ጣጣ ዉስጥ ልንገባ እንችላለን። ምክንያቱም እነኚህ የተከማቹ ውሃ የተለያየ ብክለት የተለያዩ ማይክሮ ኦርጋኒዝም በአይን የማይታዩ ጥቃቅን ተዋሲያን ይበክሉታል እና ይሄ የተበከለ ውሃ ደግሞ መጠቀም ማለት ለጤናችን በጣም አደጋ አለው። ራሳችን ጤናችን የምጠብቀው ጤናው በእጁ ነው የሚባል ጤናው መጠበቅ የባለቤቱ ጉዳይ እንደመሆኑ መጠን ውሃን በንጽህና መጠቀም እንዳለብን ማንሳት እፈልጋለሁ። በታች ብቻ ሳይሆን ንጹህ ውሃ መጠጣት መቻል አለብን ጥራቱን የጠበቀ ውሃ መጠጣት መቻል አለብን። ጤናችን ለመጠበቅ እስከፈለግን ድረስ ንጹህ ውሃ መጠቀም መቻል አለብን። ይሄ ንጹህ ውሃ ደግሞ በአግባቡ ከተጠቀምን ጤናችንን እንጠብቃለን ማለት ነው። እና ነገር ግን በተቃራኒው የተበከለ ውሃ ምንጠቀም ከሆነ ለተጠቅማጥ ለትውከት ለተለያዩ በሽታዎች ለጃርዲያ አሜባ ምንላቸው የተበከለ ውሃ በምንጠቀም ሰዓት በጣም ታይፎድ የምንላቸው በሽታዎች እንዳለ የመጋለጥ ሁኔታችን በ ከፍተኛውን እንደው አልፉም ደግሞ ለተጠቅማጥ ልንጋለጥ እንችላለን። ስለዚህ በአግባቡ ውሃ መጠቀም ይሻላል

በባህላችሁ ሰርግ እንዴት ይከናወናል የሚል ነገር አለ ያው ሰርግ በባህላችን በተለያየ መልኩ ነው የሚከናወነው። ምንድነው? የመጀመሪያ ራሱን የቻለ ደረጃዎች አሉት መጀመሪያ ልጁና ልጅቷ ከተግባቡ በኋላ በድሮ ጊዜ የነበረው ቤተሰብ ለቤተሰብ ነው የሚጠያየቀው ቤተሰብ ልጅህን ለልጄ ብሎ የሚጠይቅበት ሁኔታ አለ። ሁለቱ ሙሽራና ሙሽሪት ሳይተዋወቁ ወይም ደግሞ እነሱ ሁለቱ ሳይተዋወቁ ሴትና ወንዱ ሳይተዋወቁ ቤተሰብ አባት ወይም እናት ሊሆን ይችላል ልጅ ለልጅቷ ብሎ ነበር የሚጋባው። አሁን የመጣው ግን እንደዛ አይደለም አሁን ያለው ዘመናዊነት ስልጣኔ ከመጣ በኋላ ሁለቱ ወንድና ሴቶቹ ወይንም የተዋደዱት ሰዎች የተፋቀሩት ሰዎች ይግባባሉ ይነጋገራሉ ከዛ በኋላ ከተስማሙና በዛ ሀሳብ ላይ እንትን ካሉ ከተግባቡ ምን ያደርጋሉ? ወንዱ ሽማግሌ እንዲልክ ይደረጋል ከዛ በኋላ የተላኩ ሽማግሌዎች ደግሞ ይሄዱና ቤተሰብን ይጠይቃሉ ማለት ነው። እና ከዛ በኋላ ምንድነው የጠያቂ ቤተሰብ ደግሞ ልጅቷን ይጠይቃል እንደዚህ እንትን ተብሏል ተብሎ ቤተሰብ ነው ልጅቷን ይጠይቃል ከዛ በኋላ ልጅቷ ደግሞ ፍቃደኛ መሆኗን ስትግልጽ ቤተሰብ የመጡትን ሽማግሌዎች ለሌላ ጊዜ ይቀጥራል። ከዛ በኋላ ሽማግሌዎቹ ድጋሚ ጉዳዩን ይጠይቃሉ ማለት ነው። ድጋሚ ሄደው ምን ላይ እንደደረሰ ያንን ነገር ይጠይቃሉ ከዛ በኋላ ይጠይቁና ምን ላይ ነው ያለው ነገር እሺ ብለዋል እምቢ ብለዋል የሚለውን ነገር ይጠይቃሉ ከዛ ከዛ የሚመለስላቸውን መልስ መሰረት ደግሞ እንደዚህ እንደዚህ ነው ተብሎ መልስ ይመልስላቸዋል። ከዛ በኋላ ፍቃደኛ ከሆኑ የቀለበት ቀን ቆርጠው ይመጣሉ። ማለት ሸማግሌዎቹ በሁለተኛ ወይም ደግሞ ብሶስተኛ ቀጠሮ በሚሄዱ ጊዜ ከዛ በኋላ ሽማግሌዎቹ የቀለበት ቀን ቆርጠው ይመጣሉ ከዛ በኋላ ሽማግሌዎች በመሆኑ አንድ ላይ በመሰባሰብ የቀለበት ቀኑን ይቆርጡና መመቻቸት ያለባቸውን ነገር ያመቻቹና ቆርጠው ይመጣሉ። ከዛ በኋላ ከልጁ የሚጠበቁ የቀለበት እቃዎች መገዛት ያለባቸው ነገሮች ይኖራሉ። እነኛ ነገሮች እንዲሁም ደግሞ ጥሎሽ የሚባል ነገር አለ። በባህላችን መሰረት እነኚህ ጥሎሽ የሚባሉ ነገሮች ይዘጋጃል እና ምንድነው? የቀለበቱ ቀን ቀለበት ይሄዳል ሙሽራውም ከዛ በኋላ ቀለበት ሽምግልና ይባላል። ከዛ በኋላ ቀለበት ይታሰራል ማለት ነው። እና ከዛ በኋላ የታሰረ ቀለበት ደግሞ ቀለበት ታስሯል ስለዚህ ተብሎ ወደ ሰርግ ያመራል ማለት ነው። እና ሰርግ ላይ ሲኬድ ደግሞ ሰርግ በተለያየ ሁኔታ ሰርጉ ለየት እንዲል ይደረጋል። በጣም ቤተሰብ ሁለቱም የእናትም የአባትም የባልም ሚስትም ቤተሰቦች በሚገባ ይዘጋጃሉ ሁለቱም አሪፍ በሆነ ሁኔታ የሰርግ ጉድ ጉድ ይጀመራል የሰርግ ድግሱ ይጀመራል የሰርግ ደፋ ቀናው ይጀመራል። በጣም በብዙ መልኩ ሰርጉ የሚደምግበት ማህበረሰብ ጎረቤት ይጠራል ጎረቤት ስራውን ይሰራል በከፍተኛ ሁኔታ ደፋ ቀና የሚባልበት ሁኔታ ነው። ያለው እና ይሄ የሰርግ ስነ ስርዓት በሚያምሩ ሁኔታ ይታደማል ከዛ ድንኳን የሚጣልበት ሁኔታ ይኖራል የበሬ የተለያዩ ወጪዎች የሚዘጋጅበት ሁኔታ ይኖራል። እያንዳንዱ ነገር ይዘጋጃል በቃ አጠቃላይ ማለት ነው የሚያስፈልጉ ለሰርጉ የሚያስፈልጉ ከጂፓስ ጀምሮ ከሙዚቃ ጀምሮ ከትልቅ መድረኮች ወይም ደግሞ ምንድነው ድንኳን ጀምሮ በጣም በብዙ መልኩ ነገሮች ይዘጋጃሉ ማለት ነው። እና በባህላችን መሰረት ሰርግ በዚህ መልኩ ይከናወናል። ከዛ በኋላ የሰርጉ ቀን ይቆረጣል ከቀለበት በኋላ የቀለበት ሲሄዱ የሰርጉ ቀን ተቆርጦ እነኚህ ባህል ቅድም ያነሃኋቸው ለሰርግ የሚያስፈልጉ ከበሬ ጀምሮ ከሚያስፈልጉ ሌሎች ማቴሪያሎችም ጀምሮ በጣም መንገዶች ይዘጋጃሉ ከዛ ጥሎሽ የሚባል ነገር ይኖራል። ከዛ በኋላ ሙሽራው ሄዶ ከቤተሰቧ ቤት ሙሽሪት ይዞ ይመጣል ማለት ነው። ከዛ በኋላ እሷን ይዞ ይመጣል ከዛ በኋላ ጥሎሽ ጥሎ ልብስ ገዝቶ ለእናትና ለእናት ለአባት ጋቢ ገዝቶ እነኚህን ነገሮች በማከናወን ባህሩን በጠበቀ ሁኔታ ይዞ ወደ ቤት ይገባል ማለት ነው። እና ከዛ በኋላ በዚህ መልኩ ጋብቻው ይፈጸማል የሚለውን ነገር ማንሳት እፈልጋለሁ እና አጠቃላይ ማለት ነው። እና ብዙ ጊዜ በዚህ መልኩ ነው። ሰርግ የሚከናወነው በባህላችን ከዛ በኋላ ልጅቷን ይዞ ወደ ቤት ይመጣል ከዛ ያ ሲጨፈር እንትን ሲል ይመሻል ከዛ በኋላ እንደዛው እያለ ምሽቱ እንደዛው የሚያልቅበት ሁኔታ ይኖራል። እንደ አጠቃላይ ባህላችን ሰርግ በዚህ መልኩ ቀለበት ማርያም ታስሮ ድግሱ ተደግሶ ሞቅ ባለ ሁኔታ ዘመድ አዝማድ ብትጠርቶ አካባቢ ጎረቤት ተጠርቶ በሚያምር መልኩ በሚደሳስት ሁኔታ ለሁሉም ሰው ደስ በሚል ሁኔታ ይበላል ይጠጣል የተሰራው ድግስ በሙሉ በሚገባ ይሰራል። ይጠጣል ይበላል በዚህ መልኩ

የድሮ ፎቶዎችን ትይዛለህ በሚለው ርዕስ አንዳንድ ነገሮችን አነሳለሁ የድሮ ፎቶዎችም በሚገባ እይዛለሁ እና እነኚህ ፎቶዎች ደግሞ በአግባቡ ይዤ እንደ ትዝታማቸው እነዚህ ድሮ ፎቶ የምንላቸው። ብዙ ጊዜ ፎቶዎችን ባቆም እንይዛለን ምን ይዛቸው ፎቶች ደግሞ የሚያዝናኑ ሊሆን ይችላሉ የሚያስደስተው ሊሆን ይላሉ። በጣም ብዙ ነገሮችን እናያለን እና እነኚህ የምናያቸው ነገሮች ደግሞ አንዳንዴ የሚያስደስት ይሆናሉ አንዳንዴ በሀዘን ውስጥ ሆነን የምነሳቸው ፎቶዎች ይኖራሉ። እና እኔ በጣም የድሮ ፎቶዎችን የምይዝበት ሁኔታ አለ የልጅነት ፎቶዎችን በጣም ይዛለሁ። እነኚህ ፎቶዎች ደግሞ ትወስታዎች ናቸው ትዝታዎች ናቸው። በጣም ብዙ ጊዜ እነኚህ የድሮ ፎቶዎቼን በሚገባ ነው የሚይዘው ምክንያቱም ደግሞ ብዙ ጊዜ ያለፈ ነገራችን ያለፈ ተግዳሮ ተቸችን ማስታወስ የማንችልባቸው ሁኔታዎች ይፈጠራሉ። እነኛ ሁኔታዎች ደግሞ በዛ ነገር ነው የምናስቀረው የሰው ልጅ ይረሳል። ከመርሳት ጋር ተያይዞ ግን በፎቶ የተቀመጠ ነገር አይረሳም። እንደሚባለው ሁሉ ያ ፎቶ የድሮ ፎቶዎችን በማስቀመጥ ብዙ ጊዜ ብዙ አስቀምጣለሁ ማለት ነው። እንደ አጠቃላይ እና በቻልኩት አቅም ብዙ ጊዜ ማስታወሻዎች እንዲሆኑኝ አልጥልም። የድሮ ፎቶዎችን ማስታወሻ አድርጌ እይዛችኋለሁ ማለት ነው። እና እንደ አጠቃላይ የድሮ ፎቶዎችን አልጥላቸውም ማለት ነው። እና ብዙ ጊዜ እይዛችኋለሁ እንደአስፈላጊነታቸው የምልበት ሁኔታ ይኖራል የሚይዝበት ሁኔታ ይኖራል። ምክንያቱም እነዚህ የድሮ ፎቶዎች ትውስታችን ናቸው ትዝታ ናቸው ያለፍንበትን ውጣ ውረድ በማንኛውም ድንገት የምንነሳቸው ፎቶዎች ትወስታና ትዘታ የሚሆኑበት ሁኔታ አለ። እና እነኚህ ትዝታ የሚሆኑ ፎቶዎች ደግሞ ልዩ ጊዜያቶችን ጥለውልን ያልፋሉ እነዚህ ልዩ ጊዜያቶች ደግሞ በተለየ መልኩ ለኛ ማስታወሻ ለኛ ትዝታሁነው ያልፋሉ ማለት ነው። እነኚህ የድሮ ፎቶዎች በእጃችን መኖራቸው እና ከዛ አንፃር ብዙ ጊዜ እነኚህን የድሮ ፎቶዎች ብዙ ጊዜ እንይዛለን። እኔ በተለይንም በጣም በተቻለኝ አቅም በላብቶብም ሊሆን ይችላል በስልክም ሊሆን ይችላል በፍሌሽም ሊሆን ይችላል እነኚህን ነገሮች አስቀምጣለሁ በሚገባ ማለት ነው። በቃ ትዝታ ነው ውስታ ነው። ያን ትዝታ ደግሞ ላስቀርብበት የምችለው ነገር አንዱ ዘመናዊ ቴክኖሎጂዎችን መጥተዋል እነዚህ ዘመናዊ ቴክኖሎጅ ደግሞ አንዱ ጥቅማቸው ምሳሌ አንድ ሰው የተመረቀበትን ጊዜ በቀላሉ ማስቀመጥ ይፈልግ ምንድነው? የሚጠቀመው ያንን ነገር በፎቶ ማስቀረት ነው። የምችለው ምክንያቱም ያንን ጊዜ ትመልሰው የማይመጣ ጊዜ ነው። እና አንዴ ካለፈ አለፈ እንደመሆኑ መጠን ያን አለፈ ጊዜ ደግሞ በአግባቡ በትውስታ መልክ በትውስታ መልክ ለማስቀመጥ የሚጠቀሙት ያንን ፎቶ ነው የምንጠቀመው ማለት ነው። እና ያንን ፎቶ ባየን ቁጥር ያን ያሳለፍነው ነገር ትዝ ይለናል ያኔ የነበርንበት ሁኔታ ያኔ የነበረን መልክ ያኔ የነበረን ቁመና ያኔ የነበረን ሁሉ ነገር ከዛ ጋር ተያይዞ ይታየናል። እና ከዛ አንፃር በጣም ብዙ ነገሮች ከዛ ጋር የሚያያዙ ናቸው ብዬ አስባለሁ። እንደ ተለያየ በተለያየ መንገድ የሚገናኙ ነገር ናቸው ብዬ አስባለሁ። እና ትዝታም ነው ፎቶ የድሮ ፎቶዎችን ማስቀመጥ ትዝታም እንደ ማስቀመጥ ነው ትዝታ ረጅም ይባላል አይደል? እነኛ ፎቶዎች አሉ ማለት የነበርንበት ሁኔታ እንዳለ እያንዳንዱን ነገር የምናስታውስበት ምን ምንሰራበት በቃ ሁሉ ነገር አብሮ ለሚቆዩ ነገሮች ናቸው። እና ብዙ ጊዜ እነኚህ የድሮ ፎቶዎቻችን መኖራቸው በጣም ትልቅ አስተዋጽኦ ትልቅ ጥቅምም አላቸው የሚለው ነገር ማንሳት እፈልጋለሁ። እንደ አጠቃላይ ግን እነኚህ ነገሮች ወሳኝ ነገር ናቸው ማለት እንችላለን። እንደ አጠቃላይ ማለት ነው እና የድሮ ፎቶዎቻችን ደግሞ ለእኛ በጣም አስፈላጊ ነገር ናቸው ብዬ አስባለሁ። እንኳን ሌላ ይቅርና የሆነ ነገር እንኳን ተፈጥሮ በህይወት ባንኖር ራሱ እነኚህ ነገሮች አብረው የሚኖሩ ነገሮች ናቸው አብረው የሚቆዩ ነገሮች ናቸው። እና ይሄ ነገር ደግሞ ትልቅ ነገር ነው። በትዝታም በትውስታም አብረው የሚቆዩ ነገሮችን ደግሞ ፎቶዎች ናቸው እኛ በህይወት ባንኖር እንኳን እነኛ ፎቶዎች ናቸው። ለቀጣይ ትውልድ እኮ እንደዚህ ናችሁ ነው እኮ እንደዚህ ነው ተብሎ የሚቀረው የሚቀረብ ምንድነው? የድሮ ፎቶ ትዝታዎቻችን ናቸው። እና ብዙ ነገሮች ስለ ትዝታ ማሳት እንችላለን እና ፎቶዎች በጣም አስፈላጊ ናቸው ብዬ ነው የማስበው። ያኔ የነበርንበትን የድሮ ሁኔታችን የድሮ ልጅነታችን የድሮ የነበርንበትን አቋም ሁሉ ነገር ቀጥታ የሚይዙ ነገሮች ቢኖሩ የድሮ ፎቶዎች ናቸው። እንጂ ለምሳሌ ዛሬ የነበረን አቋም ከዛሬ ሃያ ሰላሳ አመት በኋላ ይኖረን ይችላል። የነበረን መጥለጥ ላይሆን ይችላል። እና ነገር ግን ዛሬ በፎቶ ብንነሳ የዛሬ አርባ አመት ሆነን ያንን ነገር ማየት እንችላለን። በኋላ ተመልሰን ማለት ነው። በትዝታ እና ከዛ አንፃር በጣም የድሮ ፎቶዎችን በሚገባ እይዛለሁ። ትዝታዎችን ናቸው ብዬ ነው የማስበው እና በተለያየ ሁኔታ እነኝህ ፎቶዎችን በአግባቡ ለሚያዝ እሞክራለሁ ማለት ነው። በቻልኩት አቅም የሚለውን ነገር ማሳት እፈልጋለሁ።

ስንት ብርድ ልብስ ጥ ትጠቀማለህ? የሚል ራስ ላይ ደርሻለሁ ያው ብርድልብስ ብዙ ጊዜ እጠቀማለሁ። የተለያየ ብርድ ልብሶችን እጠቀማለሁ። ከአንድ በላይ የምጠቀምበት ሁኔታ አለ። ሁለት ሶስት አራት ልጠቀም እችላለሁ ነገር ግን ከአንድ በላይ እጠቀማለሁ ብርድ ልብስ ብዙ ጊዜ። ከአነንሶላ ጋር ሁለት ልጠቀም እችላለሁ ቅዝቃዜው ትንሽ ከበድ በሚልበት ሁኔታ የተለያዩ ብድር ልብሶችን ልጠቀም እችላለሁ። እና ያው ብድር ልብስ ምንድን ነው ከሚለው ነገር ልነሳና በሰፊው አብራራለሁ። ጥቅሙ ምንድነው? አንዳንድ በርድ ልብስ ወይ ደግሞ ጥሩ ጥሩ ያልሆነ ጎናቸውን የሚለውን ነገር በሰፊው ለማብራራት እሞክራለሁ። እና ብርድ ልብስ ያው እንደሚታወቀው በፊት በፊት ላይ ብዙ ብርድ ልብሶች አልነበሩም። የደብረብርሀን የሚባለው ብርድ ልብሶች ነበሩ ያን ያህል ሙቀት የማይሰጡ እና ጥሩ የማይባሉ ብርድ ልብሶች ነበሩ። አሁን ደግሞ ጊዜው ያመጣው ነገር የውጭ ብድር ልብስ የሚባል መጦ ጽድት ያለ ብድር ልብስ አለ። እንዲሁም ደግሞ ኮንፎርት የሚባል መጥቷል። አሁን ደግሞ አሪፍ አሪፍ ትናንሽ ሻል የምንላቸውን ደግሞ እንደ እንደ ጋቢ አይነት ነገሮች ብድር ልብሶች መጠዋል እና እነኚህ ብድር ልብሶች እንዳለ አሉ እነኚህ ብርድ ልብሶች ደግሞ በጣም በተለያየ ጊዜ ይጠቅማል ማለት ነው። እና እኔ ምጠቀመው ያው ኮንፈርት ከለበስኩኝ አንሶላ ካለ በቂ ነው። ያንን ብዙ እንትን አልልም ግን አንዳንዴ ሆስፒታል በማድርበት ወይም ደግሞ ስራ ቦታ ላይ በማድርበት ጊዜ የተለያየ ቅዝቃዜ አየሩን ሚቀዘቅዝበት ሁኔታ ካለ እስከ ሁለት ብርድ ልብስ ልጠቀም እችላለሁ በምትተኛበት ጊዜ ማለት ነው። ምክንያቱም ቅዝቃዜ ስለሚኖር ቅዝቃዜውን ደግሞ ለመቋቋም ሲባል እነኚህን ብርድ ልብሶች ደራርቤ የምጠቀምበት ሁኔታ አለና እነሱን በሚገባ ደራርቤ እጠቀማለሁ። እና በተቻለኝ አቅም እነኚህን ነገሮች ደራርቤ መጠቀም እንትን እላለሁ ማለት ነው። እጠቀማለሁ ነው እና አብዛኛው ጊዜ እነኚህን ብርድ ልብስ በመጠቀም ብርድን እንከላከልና የበድርስ ልብስ ጥቅሞችን ስናነሳ ያው ከፍተኛ የሆነ ብርድ ይኖራል። ቅዝቃዜ በማይኖርበት ወቅት ደግሞ እውቀት እንድናገኝ ወይ ደግሞ ብርድን እንዲሞቀን ማናደርግበት ሁኔታ ይኖራል። እና ብርድ በቀላሉ እንከላከላለን ከዛ ሙቀት ሰውነታችን ያገኛል ሰውነታችን ቅዝቃዜ በመጣ ቁጥር የዛውም የሰውነታችን ሙቀት ይቀንሳል ሰውነት ሙቀት በቀነሰ ቁጥር ደግሞ በደማችን ውስጥ ያለው የስኳር መጠን እየቀነሰ ይሄዳል። ስለዚህ የጣም ትልቅ ተጽዕኖ ይፈጥርብናል ማለት ነው። ስለዚህ ይሄን ነገር ብሎ ለመቋቋም የምናደርገው ነገር ቢኖር የተሻለ ነገሮችን የምናደርግበትን ሁኔታ እንፈጥራለን ማለት ነው። እና የተለያዩ ብርድ ልብሶችን ከአንድም ሁለት እና ሶስት ብርድ ልብስ ልደራርብ እችላለሁ ማለት ነው። ያነሳኸው ብርድ እንትን እንትን እንዳይለው ስለዚህ እንደዛ በማድረግ ብርድ እንደምንከላከልበት ሁኔታ ይኖራል ብርድን በሚገባ አከላከላለሁ ማለት ነው። እና በአጠቃላይ ብርድ ምላከልበት ሁኔታ የተለያየ ነው በተለያየ መንገድ ነው ብርድን ምከላከለው ብርድልቦስ መጠበቅ ብርድ ልብስ ደግሞ ያው በተለያየ መንገድ የተለያየ ቅድም እንዳነሳኋቸው የተለያዩ አይነት ብርድ ልብሶች አሉ። እንደ አለው አቅርቦት የተለያዩ ብርድ ልብሶች ተጠቅሜ አድራለሁ ወይም ደግሞ እተኛለሁ የሚለውን ነገር ማንሳት እፈልጋለሁ እና በጣም ብዙ ጊዜ እነኚህ ብርድ ልብስ የምንላቸው ነገሮች ያው ብርድን ለመከላከል የምንጠቀምባቸው ናቸው። እንዲሁም ደግሞ በጣም ቅዝቃዜ ያለበት ቦታ ላይ ደግሞ ይለያያል በቃ ብርድ ልብስ አንድ ሁለት ሶስት ነው የሚጠቀመው ማለት አንችልም ምናልባት እኔ አሁን ባለውበት ሁኔታ አንድ ሁለት ብርድ ልብስ እጠቀማለሁ ያልኩት እንጂ በተለያየ ሞቃት ያልሆኑ ቦታዎች ላይ ወይም ደግሞ ትንሽ ለየት የሚሉ ቦታዎች ላይ ግን ከዚህ የተሻለ ብርድ ልብስ ልንጠቀም ልንችልባቸው ሁኔታዎች ይኖራሉ። ሶስትም አራትም ልንጠቀም ይችላል ምክንያቱም ቅዝቃዜ ከፍተኛ የሆነ ቅዝቃዜ የሚኖሩባቸው የአየር ንብረት ያላቸው አካባቢዎች ይሆናሉ እነኛ ቅዝቃዜ ያለባቸው የአየር ሁኔታዎች ደግሞ ለመኖር አስቸጋሪ ናቸው ሰውነታችን ሙቀትን ለማመጣጠን አስቸጋሪ ናቸው። ከዛ ጋር ተያይዞ እነኚህ ብርድ ልብሶች የምንጠቀምበት ሁኔታ ይኖራል እነኚህን ደግሞ ቀለል አድርገን በቀላል ገዝተን ምንጠቀማቸው ብርድ ልብሶች ይሆናሉ ማለት ነው። እና በቻልነው አቅም እነኚህ ብርድ ልብሶች በግባቡ እንጠቀማለን ንጽህናችን ጠብቀን በምንተኛበት ጊዜ ብርድን ለመከላከል ደራርበን የምንለብስበት ሁኔታ ይኖራል። እነኚህን ደራርበን ደግሞ በምንለብስበት ጊዜ ንጽህና ያላቸውን ብርድ ልብሶቻችን እነኚህን በመጠቀም በጥሩ ሁኔታ እምን እንትን ላለን ማለት እንንቀሳቀሳለን ማለት ነው። በአጠቃላይ ምንድነው? እነኚህ ብርድ ልብሶች በጣም ይጠቅሙናል ያገለግሉናል እና በተለያየ መልኩ የምንጠቀምባቸው ናቸው። ስለዚህ እነኚህ ብርድ ልብሶች በሚገባ እጠቀማለሁ ማለት ነው። እና እነኚህ ብርድ ልብሶች ደግሞ በመጠቀም ሰዓት ብዙ ጊዜ ብርድን ለመከላከል ልንደራረባቸው እንችላለን። እንደዛውም በነጠላ የሚለብስ ሰው ይኖራል እና እንደ እውቀት ቦታ ደግሞ እንደዛው ብርድ ልብስ ማንጠቀምበት አንሶላ ብቻ ተጠቅመን የምንተኛበት ጊዜ ይኖራል እና እንደዛ ይለያያል ማለት ነው። ሞቃት የሆኑ ቦታዎች ላይ ያፍነናል እንዲውም ደግሞ ላብ ሊኖር ስለሚችል ምቾት አይሰጠንም ያው ምቾት አልሰጠንም ማለት ደግሞ በቀላሉ ብርድ ሙቀቱ ይረብሻል ማለት ነው። ስለዚህ እኔ ባለሁበት ሁኔታ መካከለኛ የአየር ቅዝቃዜ አለ ስለዚህ እስከ ሁለት ብድር ስትጠቀም አለው የሚለውን ነገር ማንሳት ፈልግ

እሺ ፎቶዎችን የት ታስቀምጣለህ የሚል ሀሳብ አለ ያው ፎቶ በተለያየ ሁኔታ የተለያየ ቦታ እናስቀምጣለን ስለ ፎቶ ስናነሳ ፎቶ የአንድ ሰው የፊት ገጽታ አቋም ሊሆን ይችላል የሚገልጽ አይነት ነው ፎቶ ምንለው ማለት ነው እና ይሄን ፎቶ ስናስቀምጥ ደግሞ የተለያየ ቦታ ላይ እናስቀምጣለን የተለያየ ሁኔታ ላይ እናስቀምጣለን ስናስቀምጥ የምናስቀምጥበት ቦታ ቢለያይም ግን የተለያየ ሁኔታ ላይ እናስቀምጣለን ማለት ነው ፎቶ እና ለምሳሌ እንደ አንድ ሰው የተለያየ ቦታ ፎቶዎችን የማስቀምጥበት ሁኔታ አለ ፎቶ ላስቀምጥ አንዳንዴ አልበም አዘጋጅቼ በአልበም የማስቀምጥበት ሁኔታ አለ እና ግን አብዛኛው ጊዜ ግን አሁን በሶፍት ኮፒ ነው ፎቶ የሚኖር ማለት ነው እና ሶፍት ኮፒ ፎቶ በአሪፍ ሁኔታ ሶፍት ኮፒዎችን እንይዛለን ከዛ ሌላ በላፕቶፕ ሊሆን ይችላል በፍለሽ ሊሆን ይችላል እዛ ውስጥ እናስቀምጣለን ማለት ነው በቀላሉ አይጠፉም እነኛ የምናስቀምጣቸው ነገሮች የትም አይሄዱብንም በአግባቡ እናስቀምጣቸዋለን እና ከዛ አንፃር ብዙ እንትን አንልም ማለት ነውና በሚፈለግ ቦታ እናስቀምጣቸዋለን ማስቀመጥ ያለብን ቦታ እንዳለ እናስቀምጣለን ማለት ነው እና ሁኔታ ምናስቀምጥበት ቦታ ሊለያይ ይችላል ነገር ግን ፎቶዎች የተለያዩ ቦታዎች ላይ የተለያዩ ሁኔታዎች ላይ እናስቀምጣለን የሚለውን ነገር ማንሳት እፈልጋለሁ እና በተለያየ መንገድ የተለያየ ቦታ ፎቶዎችን እናስቀምጣለን እና እሱም የሚለውን ነገር ማንሳት እፈልጋለሁ እና ፎቶ ደግሞ የምናስቀምጥባቸው ሁኔታዎች ይለያያሉ ያው ፎቶ ስናስቀምጥ ጥራት ያለው ቦታ የማይበላሽ ቦታ መቀመጥ መቻል አለባቸው የማይጠፉበት ቦታ መቀመጥ ስላለባቸው በአግባቡ የምናስቀምጥበት ሁኔታ ይኖራል በተለይ ደግሞ አብዛኛው ፎቶ ብዙ ሲሆን ፎቶአችን ደግሞ በተሻለ አቅም አልበም ተሰርቶላቸው በአልበም ቢቀመጡ ደሞ በጣም የተሻለውና አሪፉ ነገር ነው ብዬ አስባለሁና በተቻለ አቅም እንደዛ ማደርግበት ሁኔታ ይኖራል አንዳንዴ ደግሞ ጉርድ ፎቶ ይኖረናል። ጉርድ ፎቶዎችን ደግሞ ብዙ ጊዜ ከኋሊት ቦርሳችን አይጠፋምና ከኋላ ቦርሳችን ውስጥ አድርገን ብዙ ጊዜ እንንቀሳቀሳለን ስራ ሊያስፈልገን ይችላል የተለያዩ ነገሮችን ለማከናወን ሊያስፈልገን ይችላል እና በተለያየ መልኩ ስለሚያስፈልገን ቦርሳችንን ኋላ ኪስ አንዳንድ የጉርድ ፎቶዎቻችንን ኋላ ኪስ እናስቀምጣለን እና ከዛ አንፃር የተለያየ ቦታ ላይ በማስቀመጥ ቦርሳችን ፎቶአችንን እናስቀምጣለን ማለት ነው እና እንደ ሰው ሁኔታ ይለያያል አንዳንዶች በተለያየ መንገድ በፍለሽ ሊያስቀምጡ ይችላሉ አንዳንዶች ዝም ብለው የሆነ መጽሐፍ ውስጥ ከተው ሰብስበው የሚያስቀምጡበት ሁኔታ ይኖራል እዛም እዛም የሚቀመጥበት ቦታ ሁኔታ ይኖራል እንዲሁ ደግሞ አንዳንዶች ደግሞ በጣም እንትን ብለው ዝርክርክ አድርገው እዛም እዛም ጥለው የሚያስቀምጡ ይኖራሉ ነገር ግን እንደ አጠቃላይ ግን ፎቶ ማስታወሻ እንደመሆኑ መጠን ብዙ ነገሮችን እንትን ማለት አለብን ብዙ ነገሮችን በአግባቡ መያዝ አለብን በተለይ የልጅነት ፎቶዎቻችን አሁን ምናልባት ካለው ነባራዊ አንፃር ስናይ ብዙ ፎቶዎች ያን ያህል እንትን አይሉም ለመያዝ አያስቸግሩም በቀላሉ በሶፍት ኮፒ እንይዛቸዋለን በፈለግን ጊዜ በቀላሉ ፕሪንት አድርገን አውጥተን ወይም ደግሞ ከኮምፒውተር መጠቀም ፕሪንት አድርገን በማውጣት ፕሪንተር ማሽን በመጠቀም ማለት ነው እና እሱን አውጥተን መጠቀም እንችላለን በቀላሉ ማለት ነው ዛሬ ዛሬ ላይ እና በፊት ላይ ግን ትንሽ አስቸጋሪ ነው ማለት ፎቶ ግዴታ አንዴ የተነሳው ፎቶ ታጥቦ መቀመጥ አለበት ፕሪንት ተደርጎ መቀመጥ አለበት እንጂ በሶፍት ኮፒ ስልክም የለም ያን ያህል ስማርት ፎንም ስለማይኖር ስለዚህ እነኚህ ነገሮች ስለማይኖሩ የግድ እነኚህ ነገሮችን በቀላሉ ለመያዝ የምንጠቀምበት ነገር ቢኖር አልበም ወይ ደግሞ ዝም ብሎ የሆነ ነገር ውስጥ ከቶ በፌስታል እንዲታሸጉ ማድረግ አደጋ እንዳይደርስባቸው ደረቃማ በሆነ አካባቢ ላይ በማስቀመጥ ያለፈ ትዝታን ያለፈን ታሪክ ማስታወስ ወይም ደሞ ማስቀመጥ እንችላለን ብዬ አስባለሁ ከዚህ ከፎቶ ጋር በተያያዘ ማለት ነው ፎቶ ደግሞ ያው እንደምናውቀው ትዝታ ነው ማስታወሻ ነው ያለፍንበትን ነገሮች ብዙ የሚያስታውሰን ነገር ከመሆኑ አንፃር ተያይዞ ፎቶን በአግባቡ የምንይዝበት ሁኔታ ቢኖር በጣም መልካም ነው የሚለውን ነገር ማንሳት እፈልጋለሁ እና እኔ ፎቶ የማስቀምጥበት ቦታ እንደ ሁኔታው ይለያያል ያው ጉርድ ፎቶ ከሆነ ያው የኋሊት ቦርሳ ውስጥ ማስቀመጥበት ሁኔታ ይኖራል የልጅነት ፎቶዎቼ ደግሞ ያው ሳጥን ውስጥ በተለያዩ አልበሞች ተደርገው የሚቀመጡበት ሁኔታ ይኖራልና ብዙ ጊዜ እነኚህ ፎቶዎች ደግሞ የልጅነት ፎቶ ደግሞ ብዙ ጊዜ እድሉን አግኝተን ቤተሰቦቻችን አነስተውን ነው እንጂ በፊት ላይ በጣም ያሌሉ ፎቶዎች እንደሚሆኑ እናውቃለን እና ግን ነገር ግን እድሉን ስናገኝ እነኚህን ነገሮች በመጠቀም እነኚህን ነገሮች በእጃችን በቀላሉ አሁን በስልካችን ብቻ በቃ ፎቶዎቹን ማስቀመጥ እንችላለን ነገር ግን ያው በተለያየ ሁኔታ በተለያየ ቦታ ላይ በማስቀመጥ ፎቶዎቻችን እንዳይበላሹ ማድረግ እንችላለን እና እንደዛ የሚለውን ነገር ማንሳት እፈልጋለሁ ፎቶዎችን በአግባቡ ማስቀመጥ አለብን ያው የትዝታ ምንጮቻችን ከመሆናቸው አንፃር ማለት ነው የሚለውን ነገር ማንሳት እፈልጋለሁ

እሺ ስንት ቋንቋ ትችላለህ የሚል ነገር አለ። ያው ቋንቋ ምንድነው ከሚለው ልጀምርና። አንዳንድ ቋንቋዎችን አብራራለሁ እና ቋንቋ በሚገባ የምችላቸው ቋንቋዎች አሉ። ቋንቋ መግባቢያ ነው ቋንቋ ድልድይ ነው ቋንቋ መሻገሪያ ነው ቋንቋ ሀሳብን ማስተላለፊያ ነው ቋንቋ መግባቢያ ነው። በተለይ ደግሞ ከአንድ ሰው ጋር በቀላሉ ለመግባባት ቋንቋ በጣም ዋስትና ወይም ደግሞ በጣም ጠቃሚው ነገር ነው ብዬ አስባለሁ። ቋንቋ ማለት ነው። እና ቋንቋ በጣም በጣም አስፈላጊ ነገር ነው። ለሰዎች የሰው ልጅ ከእንስሳ የሚለይበት ትልቁ ነገር ምንድነው? በ ቋንቋ መናገር መቻሉ ነው። ነገሮችን መናገር መቻሉ ከሰዎች ጋር ለመግባባት በቋንቋ መጠቀም በመግባባቱ ነው። እና ቋንቋ በጣም አስፈላጊ ነገር ነው። ብዙ ሁሉንም አለም ላይ ያሉ ቋንቋዎችን ብናውቅ ጥሩ ነው። ነገር ግን ምንድነው የሰው ልጅ እንዳልነው እንትን አይደለም ማሽን አይደለም ወይም ደግሞ ኤአይ አይደለም። ስለዚህ ማወቅ የሚችላቸው ነገሮች ውስን ናቸው። እና ማወቅ የሚችላቸው ምናልባት የእናቱን ቋንቋ የምንለው አለ አይደል እና እሱን ነው አብዛኛውን ጊዜ የሚያውቁት። የሰው ልጅ ያደገበትን ይመስላል። ልጆቹም ቤተሰብም ደግሞ እነኚህን ቤተሰብ የሚያወራውን ቋንቋ ልጆች እየሰሙ የሚያድጉት ስለዚህ። የግድ ልጆችም ሳይፈልጉ ቤተሰብ የሚናገረውን ቋንቋ ሌላ ቋንቋ ስለማይችሉ ያንን ቋንቋ ላይ ትኩረት አድርገው ይሰራሉ ማለት ነው። እና ከዛ ከዛ አንፃር ብዙ ጊዜ ቋንቋ ብዙም በደልበት ሁኔታ ይኖራል። እና ባጠቃላይ ብዙ ቋንቋዎችን እችላለሁ ማለት አልችልም። ቋንቋ ብዙ አልችልም አንዳንድ ቋንቋ የመጀመሪያ ቋንቋ አፌን የፈታውበት ቋንቋ ያው አማርኛ ነው። አማርኛን አራቱንም ችሎታዎች አዳብራለሁ በሚገባ መናገር እችላለሁ ሀሳቤን በሚገባ መግለጽ እችላለሁ ለሰዎችም መናገር ያለብኝ ማናቸውን ነገሮች ማናቸውንም ሀሳቦች። በእርጋታ በትክክለኛ በሆነ መንገድ መልእክቴን ማስተላለፍ እችላለሁ ለሚመለከተው አካል ማለት ነው። እና በዚህ መልኩ ነው የማየው ማለት ነው። በዚህ በቋንቋ ዙሪያ ያለው ነገር እና ሲቀጥል ደግሞ ቋንቋ የሚጠቅምበት ቦታ አለ የማይጠቅመን ቦታ አለ ቋንቋ የማይጠቅም ቦታ የለም። እንደውም እንጂ የሚጠቅምበት ቦታ ነው አብዛኛው ጊዜ የሚኖረው። እና ለምሳሌ ከአንድ ቦታ ወደ ሌላ ቦታ ብንሄድ ምን ያስፈልገናል? ቋንቋ ማወቅ ያስፈልገናል። እና ለምሳሌ አለም አቀፋዊ ቋንቋ ብናነሳ እንግሊዘኛ ነው። የእንግሊዘኛ ቋንቋ በደንብ መቻል ብንችል በጣም እንጠቀማለን እንጂ እይጎዳንም። እና በተቻለ አቅም ቋንቋዎችን መልመድ እና መማራችን በጣም የተሻለ። እንትን ዋጋ እንዲኖር ያደርጋል እንጂ ምንም የሚጎዳን ነገር የለም። ነገር ግን እነኚህን ቋንቋዎች በቀላሉ ለማሳደግ እና ለማውራት ለመቻል ብዙ አመት አመቶችን ይፈጃል እና ስለዚህ እነኚህ ነገሮች እንደ ተግዳሮት ናቸው ብዬ ነው የማስበው። ነገር ግን በሌላ አንፃር ደግሞ በጣም ቋንቋዎችን ብዙ ቋንቋዎችን ብናውቅ ደግሞ የተሻለ ብዙ ነገሮችን አቺቭ ማድረግ እንችላለን ወይም ደግሞ ማሳካት እንችላለን ብዬ አስባለሁ። ከሰዎች ጋር በቀላሉ እንግባባለን በቀላሉ መረዳት እንችላለን። እና ለምሳሌ ስለ እንግሊዘኛ ቋንቋ ባነሳ እንግሊዘኛ ቋንቋን ያው እንጠቀማለን ሙሉ ሰው ይጠቀማል። ነገር ግን ምንድነው? ሙሉ በሙሉ እርግጠኛ የሚችል አካል የለም። ብዙ ግን ዞሮ ምንድነው? አለም አቀፋዊ ቋንቋ እስከሆነ ድረስ በሱ ለመግባባት ለመግባባት ደግሞ የግድ ይሄንን ቋንቋ ማዋቅ አለብን። ስለዚህ ይሄን ቋንቋ ደግሞ በአግባቡ መናገር ስንችል ነው ማለት ነው። እንትን ምንድነው? የተሻለ ውጤት ማምጣት የምንችለው። ስለዚህ በቻልነው አቅም ቋንቋ የምናዳብር ቋንቋዎችን ብናውቅ የተሻለ ነው። እና እንግሊዘኛ ለምሳሌ መጽሐፍ ማንበብ እችላለሁ መናገር እሞክራለሁ። መስማት እሞክራለሁ ማለት ነው እና ሁለት ሁለት ሁለት ነው ማለት ነው። እና ሃምሳ ፐርሰንት እሞክራለሁ እንግሊዘኛም ብዬ አስባለሁ። እንደዛውም ደግሞ ኦሮምኛ አለ ኦሮምኛም ላይም ደግሞ የሚችለውን ያህል እሞክራለሁ መጽሐፍና ማንበብ በሚገባ እችላለሁ። እችላለሁ ብዬ አስባለሁ ምናልባት አንዳንድ የምስታቸው የቃላት ስህተት ከሌለ በስተቀር መጻፍ እችላለሁ ብዬ አስባለሁ። እና መናገር እና መስማት ግን ትንሽ የሚያስቸግረኝ ሁኔታ ይኖራል። ነገር ግን እንደ አጠቃላይ ብዙ ቋንቋዎችን ብናውቅና ብንማር የተሻለ እውቀት ይኖረናል። በኢትዮጵያ ውስጥ ለምሳሌ በጣም ብዙ ቋንቋዎች አሉ ትግርኛ፣ ኦሮምኛ፣ አፋርኛ፣ ሶማልኛ፣ ሃረርኛ አለ እና በጣም የተለያዩ ደቡብ ውስጥ ሲዳምኛ አለ በጣም ብዙ ቋንቋዎች አሉ። እነኚህ ሁሉ ቋንቋዎችስለሚኖሩ እነኚህን ቋንቋዎች ደግሞ አውርደህ ወደ መሬት ብንሰራባቸው የምናውቃቸው የምንጠቀምባቸው የማህበረሰቡን ተውፊትም የማህበረሰቡን ልማድም የማህበረሰቡን ባህል ማውጣት እንችላለን እኛም ደግሞ ከሰዎች ጋር በቀላሉ ተግባብተን መኖር የምንችልበት ሁኔታ መፍጠር እንችላለን ብዬ አስባለሁ። እንደ አጠቃላይ ቋንቋ በጣም አስፈላጊ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። ቋንቋ መሸጋገሪያ ድልድይ ነው። በድጋሚ መሸጋገሪያ ድልድይ ነው። ስንል ከቦታ ቦታ ብንሄድ ቋንቋ አብሮን የሚከተለን ነገር ነው። የሚጠፋ ነገር አይደለም። ቋንቋ ማወቅ ይጠቅማል እንጂ አይጎዳም። የሚለውን ነገር ማንሳት

የምትወደው ሽታ ምንድነው? የሚል ነገር አለ እና ምንድነው የምወደው ሽታ ያው የተለያዩ ሽታዎችን እወዳለሁ። ምንድነው ጥሩውን ማዕዛ ያላቸው ሽታዎችን በሚገባ ሁሉንም እወዳለሁ ማለት ይቻላል። አጠቃላይ ማለት ነው። እና ብዙ ጊዜ የምጠላው ሽታ አንድ ሚታወቀው የምወዳቸው ሽቶዎች የሽቶ ጥሩ መዓዛ ያላቸው ሽቶዎች። ጥሩ መዓዛ ያላቸው ዶዶራንቶች ጥሩ መዓዛ ያላችውሳሙናዎች እና የተለያዩ የሎሚ ሽታዎች እወዳለሁኝ። ሎሚ ለምሳሌ በጣም ጥሩ የሆነ ሽታ አለው እንዲሁም ደግሞ የብርቱካን ሽታ። በጣም ደስ የሚል መዓዛ ያላቸው ብርቱካኖች የብርቱካ ሽታ አለ። እና እነኚህን ሽታዎች በጣም ደስ የሚሉ መዓዛ አላቸው። እና ሌሎችም ደግሞ አንዳንድ የምንጠቀማቸው ምግብ አይነቶች ሽታቸው አሪፍ የሆኑ ሽታ ይኖራቸዋል። አቮካዶ ሽታ ለምሳሌ ምንም የሚረብሽ ነገር የለውም። እና አንዳንድ አሪፍ የሆኑ የሽቶ ምርቶች በጣም አሪፍ ናቸው። ጥሩ ናቸው ጥሩ መዓዛ አላቸው ጥሩ ሽታ አላቸው። እና እነኝህ ሽታዎች በሙሉ ምንድነው የሚወደድ ነገር አላቸው ጥሩ መዓዛ ያለው ነገር በሙሉ የማይወደድ ነገር የለም። እና ጥሩ ሸታ ያለው ነገር እኔ በጣም በሚገባ እወዳለሁ። እና ለምሳሌ እዚህ ጋር ብናነሳ የ የተለያዬ የአባዎዎች ሽታ ለምሳሌ አለ የአደይ አበባ ሽታ ብናነሳ በጣም ጥሩ የሆነ መዓዛ አለው። ጥሩ የሆነ ሽታ አለው እና ለምሳሌ እሱን አበባውን ቀስመው የሚሰሩት ማር ለምሳሌ ምናልባት የማሽታቱ ሁኔታ ካለ በጣም ጥሩ የሆነ መዓዛ አለው ለብዙ ጊዜ ቢቀመጥ ራሱ አይበላሽም። ከተለያዩ እጽዋት አበባ ከመሰራቱ አንፃር ማለት ነው። እና ሽታው በጣም ያስደስተኛል ና ደስ የሚል ነገር አለው። እና እነዚህ ነገሮች በሙሉ ብዙ ሽታ ያላቸው ነገሮች በጣም ጥሩ ናቸው። እንዲሁም ደግሞ ለምሳሌ ገጠር ጊዜ በዓል በሚሆን ጊዜ ሳር ተጎዝጉዞ የሚደረጉ በላዩ ላይ የሚነሰነሱ ጠጅ ሳር የምንላቸው ነገሮች አሉና ጠጅ ሳር ለምሳሌ ሽታው በጣም ደስ የሚል ሽታ ነው ያለው። ከጠጅ ሳር ጋር ተያይዞ አሪቲ የሚባል አለ እሱም ደግሞ በጣም ጥሩ መዓዛ ያለው በጣም ሽታው ደስ የሚል የሆነ እፅዋት ነው ማለት ነው። እና ይሄ ሁሉ እነዚኝህ ነገሮች ስናነሳ እንዳጠቃላይ በጣም ጥሩ መዓዛ ያላቸው ጥሩ ሽታ ያላቸው ናቸው ማለት እንችላለን። እንደ ዋና ዋና ነገሮች ስናነሳሀሀ ማለት ነው። አልፎም ደግሞ አንዳንድ እቤት ውስጥ የምንጠቀማቸው እጣኖች ጥሩ ሽታ ያላቸው እጣኖችም አሉ ጥሩነት ያላቸው። እንትኖች ምንድነው እነኚህ ምንድነው የሚባሉት? እነኚህ ሰንደሎች ይኖራሉ። እና እነኚህ ሰንደሎች እጣኖች ቤት ውስጥ የሚጫጫሱ እና በጣም ጥሩ ሽታ ያላቸው እና ጥሩ መዓዛ ያላቸው ነገሮች አሉ። እነኚህ ነገሮች ደግሞ ለአፍንጫችን ጥሩ ምግብ ናቸው ጥሩ ደስ የሚል መዓዛ አላቸው። ጥሩ ጠረን አላቸው። እና ይሄ ደግሞ በጣም ደስ የሚል ነገር አለው ጥሩ መዓዛና ጥሩ ጣዕም አለው። ማለት በጣም በተሻለ መልኩ ብዙ ነገሮች ደስ ይላሉ እነኚህን ጥሩ መዓዛና ጥሩ ሽታዎች። በአግባቡ ከተጠቀምንባቸው በጣም አሪፍ ነው ብዬ አስባለሁ። እና ሽታ በአጠቃላይ ጥሩ ሽታ ያላችሁ ነገሮች በሙሉ ደስ ይሉኛል እኔ ምንም የምጠላው ነገር የለም። አንዳንድ ምግቦች ራሱ ሰርተናቸው በቃ ስናሸታቸው ዋው እንዴት የጣፈጠ ነገር ራስ የሚሰማን ነገር አለና በጣም ደስ ይላል። ምግቡ ገና በሸታው በጣም እንደሚጣፍጥ ያስታውቃል የሚባልበት ሁኔታ አለ። እና እነኚህ ሁሉ ስናነሳ ምንድነው ከዚህ አንፃር ነው ማለት ነው። እና ይሄ ደግሞ ዋና ነገሩ ምንድነው ያው መዓዛው አሪፍ የሚሆን ከሆነ ያው መዓዛውን አይተን እንትን የምንልበት ሁኔታ ይኖራል ማለት ነው። እና ያው ከዛ አንፃር ማንሳት እንችላለን። አልፎም ደግሞ አንዳንዴ ምንድነው እንትን ይኖራል ይሄ ምንድነው ጥሩ ያልሆኑ ሽታዎች ለምሳሌ የተባላሸ ምግብ ለምሳሌ ይኖራል በቃ አብዛኛው የቸበላሸ ሊሆን ይችላል። ኢቭን ሌላው ይቅርና እንኳን የሰውነት ገላ ራሱ ቁስለት ካለው እና ምንድነው የተለያዩ በባክቴሪያ በፓራሳይቲክ ከተበከለ ያ ቁስል በጣም ጥሩ ያልሆነ ሸታ ይኖረዋል። እንዲሁም ደግሞ ተለያዩ ከዛ የሚወጡ ፈሳሾችን ወይም ደግሞ ተረፈ ምርቶችን የምላቸው አይነ ምድር ሊሆን ይችላል። ሽንት የምንላቸው ሊሆን ይችላል እነኚህ ነገሮች በሙሉ ብዙ ሸታቸው በጣም የሚረብሽና የማይመቹ አይነት ነገሮች ናቸው። እና እነኚህ ነገሮች ሁሉ ለማሽተታ አሽትተን ጥሩ ሽታ የሌላቸው ነገሮች ናቸው። እና ግን ከእነኚህ በተቃራኒው ደግሞ መልካም መልካም ያላቸው ሽቶዎች ዶደራንቶች እንዲሁም ደግሞ እስፕሬዎች እንዲሁም ደግሞ የአየር ኤርፍረሽ የምንላቸው አየርን እንትን የምናደርግባቸው የአየርን ጥሩ መዓዛ እንዲኖረው የምናደርግባቸው ነገሮች በሙሉ ከዚህ ጋር ተያይዞ አቅም አለና ጥሩ መዓዛ ያላቸው ነገሮች በሙሉ እወዳለሁ። ብሎ ነገር ማንሳት እፈልጋለሁ እንደ ማጠቃለያ ሀሳብ ማለት ነው ይሆን ይመስላል።